ወደ ስራ በሰአቱ ትደርሳለህ ወይ ለሚለው ጥያቄ? ያው እያንዳዱ መስሪያቤት የራሱ የሆነ ህግና ደንብ አለው። ወደ ስራ በምገባበት ሰዓት ላይ ሰዓት መዝገብ አለ። ከስራ በምወጣበት ሰዓት ላይም እንደዚሁ የስራ መዝገብ የመውጫ መዝገብ ሰዓት አለ። እነሱን በተመለከተ እንደየመስሪያ ቤቱ ግና ደንብ ውስጥ ደንብ ሊለያይ ይችላል ያው ብዙ መስሪያ ቤቶች የራሳቸው የሆነ ህግና ደንብ አላቸው። እነኛ መስሪያ ቤት ግን አንድ ሰራተኛ በሰአት ተገኝቶ የስራ ሰአቱን አክብሮ የመግቢያ ሰዓት ፊርማ አለ ያንን የመዝገበ ያ ሰዓት ፊርማ መፈረም ይጠበቅበታል። ስለዚህ እኔም ደግሞ ከሰራተኞቹ መካከል አንዱ እንደመሆኔ መጠን በሚገባ በሰአቱ ደርሼ በሁለት ሰዓት ተኩል ከመሆኑ በፊት ሁለት ሰዓት ከአስር ከሃያ አካባቢ መድረስ ይጠበቅብኛል ያንን ሰዓት አክብሬ ተገኝቼ የመግቢያ ሰዓት ፊርማ መፈረም አለብኝ እና ያንን ህግና ደንብ በሚገባ አከብራለሁ። ከዛ በመቀጠል የመውጫ ሰዓትን በተመለከተ እንደኛ መስሪያ ቤት ህግና ደንብ መሰረት የመውጫ ሰዓት ፊርማ የለንም። ስለዚህ ብዙ ጊዜ የምናደርገው ምንድነው ያው ክፍለ ጊዜ ካለ ወይም ደግሞ የመግቢያ የመውጫ ሰዓትን ሳንጠብቅ ስራ ከሌለ የምንወጣበት አጋጣሚ አለ። ከዛ ውጪ ግን ስራ እያለ ከስራ ሰዓት ውጪ ምናከናቸው ነገሮች ካሉ እነሱን ቀድመን ፕላን እናደርጋለን ወይም እቅድ እናዘጋጃለን። ከዛ ውጪ ግን የስራ ሰአታችንን አክብረን በመገኘት የስራ ሰዓታችን አክብረን የመውጫ ሰዓታችን አክብረን እንወጣለን። አስገዳጅ ግን አይደለም። እንዳልኩት መውጫና መግቢያ የመግቢያ ሰዓት ፊርማ ይፈረማል መውጫ ሰዓት ላይ ግን ፊርማ አንፈርምም እና እንደየ መስሪያ ቤቱ ህግና ደንብ ሊለያይ ይችላል። በእኛ መስሪያ ቤት ህግና ደንብ መሰረት ግን የመውጫ ሰዓት መግቢያ ሰዓት እንጂ የመውጫ ሰዓት ፊርማ ስለሌለ በሰአቱ እንገባለን። ከመደበኛ ስራ ስራት ስራታችንን ስራችንን በተገቢ ሁኔታ ከፈጸምን በኋላ ግን እስከ እዚ ሰዓት ድረስ መቆየት አለባቸው የሚል ስለሌለ። የመቆየት ግዴታ የለብንም ስለዚህ በማንኛውም ሰዓት ላይ ስራ ከሌለ ልንወጣ የምንችልባቸው እድሎች እና አጋጣሚዎች እንዳሉ በዚሁ አጋጣሚ ለመግለጽ እፈልጋለሁ። ከዛ ውጪ ግን አንድ ሰራተኛ የመስሪያ ቤቱን ወይም የመስሪያ ቦታውን ህግና ደንብ በሚገባ አክብሮ መገኘት ይጠበቅበታል ከሚሉት ሰዓት አክባሪ ከሚባሉ ሰራተኞች መካከል በግንባር ቀደምነት እገኛለሁኝ ከፊት ሆኜም ሰዓት በተቻለኝ መጠን ለማክበር የራሴን ሁሉ የሚጠበቅብኝን ሁሉ ነው የማደርግ አይነት ሰው ነኝ። ማለት እወዳለሁ አመሰግናለሁ

መስኮትህን ክፍት ትተዋለህ ወይ የሚለው ጥያቄ? ያው እንደ ሁኔታው ይወሰናል መስኮት አንድም ብርሃን የሚገባበት ነው። አንድም ቤት በታመቀበት ወይም ታፈን አየር በሚሆንበት ጊዜ ነፋሻማ የሆነ የአየር ሁኔታ እንዲገባ ማድረግም ጭምር ያምጨመርነው። ስለዚህ ለብርሃንነት ብርሃኑ ወደ ቤት እንዲገባ ከዛም ብትጀምር ደግሞ አየር ወደ ውስጥ እንዲገባ ለማድረግ የተሰራ ነው። ስለዚህ እንደአስፈላጊነቱ መስኮቶችን ክፍት የምንሰሩባቸው አጋጣሚዎች አሉ። በተለይ ከሰል የሚቀጣጠልበት ጊዜ የቤትም የመስኮትም በርም ክፍት እናደርጋለን። ካርቦን ካርቦን ሞኖክሳይድ የሚባለው በካይ ጋዝ ቤት ውስጥ እንዳይቀርና የመተንፈሻ አካላትን እንዳይዘጋ የደም ዝውውር እንዳይዘጋ ስለሚፈለግ የግድ እሱን ለመከላከል። መስኮቶችን ክፍት ብናደርግበት አጋጣሚ አለ። ከዛ በተጨማሪ ደግሞ እንደዚሁ የታመቀ አየር ሽታ በሚኖርበት ጊዜ እንደዚሁ መስኮታችንን ክፍት የማደርግበት አጋጣሚ አለ። ከዛ ውጪ ግን ምናልባት ከቤት ሁሉም ቤተሰብ አባል ከአካባቢ ወይም ከቤታችን ለቀን ሰዎችን ለመጠየቅ የተለያዩ ቦታዎች ላይ ሁላችንም በምንወጣበት ጊዜ ግን መስኮቶችን በተቻለን መጠን ዝግ ነው ማድረግ የምንፈልገው ከውስጥ እንዘጋለን ማለት ነው። ከዛ ውጪ ግን ቤት ውስጥ እያለን ብዙ ጊዜ መስኮቶች ክፍት ናቸው የሚሆኑት ምክንያቱም በቂ አየር መግባት መቻል አለበት። ብርሃን እንዲገባም እንደዚሁ መስኮቱን ክፍት ማድረግ ብቻ አይደለም መጋረጃዎችን ገለጥለጥ እናደርጋቸዋለን እና ብዙ ጊዜ መስኮቶች ክፍት ይሆናሉ ማለት እወዳለሁ። እጠግናለሁ

በሰአት የምትደርስ ሰው ነህ ሆይ ለሚለው ጥያቄ? አሁን ላይ እውነት ለመናገር ነገር የቀጠሮ ሰዓትን አክብሮ በጊዜ መገኘት ወይም ደግሞ በሰአት የተፈለገ ቦታ መድረስ። በጣም አዳጋች የሚሆንባቸው አጋጣሚ ብቻ ተፈጥረዋል። ምክንያቱም የመንገዱ ሁኔታ ትራንስፖርት የማግኘቱ ሁኔታ በጣም ቻሌንጅ ናቸው። በጣም ዳገት የሚሆኑባቸው አጋጣሚዎች በስፋት እነዚህ ናቸው። በሰአታችን እንደርሳለን ብለን እንወጣለን ከቤት። ነገር ግን እንዳልኩት በተለያዩ ምክንያቶች በተለይ በትራንስፖርት ማግኘት ባለመቻል እና የ ምንድነው የሚባለው እንትንን በተገቢ ሁኔታ የመንገድ መዘጋጋቶች መቆላለፎች የመሳሰሉት እነዚህ ተግዳሮቶች ይሆናሉ። በተቻለ መጠን እነዚህን ነገሮች ሁሉ አሸንፈን በሚፈልገው ቦታ ላይ በሚፈልገው ሰዓት ለመድረስ ጥረት ማድረግ የምችል ሰው ነኝ ብዬ መናገር እችላለሁ

በበጋ ወቅት ምን ታደርጋለህ? ያው እንደሚታወቀው አራት የአየር ሁኔታዎች ወይም ወቅቶች አሉ። መጀመሪያው ጸደይ የተባለ የሚጠራው ነው። የመጀመሪያዎቹ ሶስት ወራቶች መስከረም ጥቅምትና ህዳር ጸደይ የተባሉ ይገለጻሉ። ቀጣዩ በጋ ነው ታህሳስ ጠር የካቲት በጋ የተባሉ ይጠራሉ። መጋቢት ሚያዝያና ግንቦት በልግ እየተባሉ ይጠራሉ። ሰኔ ሀምሌ ነሀሴ ደግሞ ክረምት ሚባለውን ወቅት ይይዛሉ። እንግዲህ በእነዚህ ወቅቶች የተለያዩ ክስተቶች ይከናወናሉ። በተለይ እንደ ኢትዮጵያ ባሉ ሀገራት በጋ ወቅት አዝመራ የሰብል ወቅት ተሰብስቦ ሰብል ወደ ጎተራ ሚገባበት ወቅት ነው። ስለዚህ በዛን ወቅት ላይ ምርት ተመርቶ ወደ ገበያ ሚወጣበት ከዛ ደግሞ መሬታቸውን ቀጣዩ የምርት ዘመን ሚያዘጋጁበት ወቅት ነው። በኢትዮጵያ ነባራዊ ሁኔታ ማለት ነው። እኔም አንዱ የኢትዮጵያ አካል ወይም ዜጋ እንደመሆኔ መጠን እነዚህ ወቅቶችን እንደ የሁኔታዎች የተለያየ ጊዜ የተለያየ ሁኔታዎችን እከውንባቸዋለሁኝ። በበጋ ወቅት ደስ የሚል የአየር ሁኔታ ሚፈጠርበት ነው ቆንጆ የአየር ሁኔታ አለበት ነው። ቤተሰብን መጠየቅ በጣም ያስደስተኛል በዚህ ወቅት ላይ ምክንያቱም በዚህ ዘመን በዚህ ሰዓት በዚህ ወቅት ብዙ የሰርግ ሁኔታዎች ሚፈጸምባቸው ቦታዎች ናቸው። ስለዚህ ጊዜ ካገኘሁኝ ነገሮች ከተመቻቹ ከቤተሰብ ጋር ሆኜ ማሳለፍበት እና አጋጣሚ ለማመቻቸት ጥረት አደርጋለሁ። በብዛት ይሄን አደርጋለሁ። በተለይ ገና የገና የክርስቶስ የልደት በዓሉን የኢየሱስ ክርስቶስ የጥምቀት በዓሉን ከቤተሰብ ጋር ማሳለፍ ልዩ ደስታን ይፈጥራልና። ቢቻል ቢቻል ቤተሰብ ጋር ማሳለፍ ደስተኛ እሆናለሁ

የሞባይል ላታ ትጠቀማለህ ወይ ለሚለው ጥያቄ? አዎ በሚገባ እጠቀማለሁ። ምክንያቱም አሁን ላይ ቴሌ አየር ሰዓት እጅግ በጣም በከፍተኛ ሁኔታ ዋጋ ጨምሯል። ብዙ ገንዘብ አውጥተን የምናገኘው አገልግሎት ደግሞ አነስተኛ ነው። የ የኢንተርኔት ዳታ ጥቅል የድምጽ ዳታ ጥቅል ለየብቻቸው በወር ውስጥ በጣም ብዙ ገንዘብ ያስወጣሉ። ስለዚህ ያንን በስልክ ወጪ የምናወጣውን ወጪ ለመቀነስ በተቻለ መጠን ቴሌ ላይ የሚገኘው የጥቅል አገልግሎቶችን እንጠቀማለን። በተለይ በግሌ እጠቀማለሁ። ምክንያቱም የሳምንታዊ የሚባል የጥቅል አገልግሎት የዳታ ጥቅል አገልግሎት የድምጽ ጠቅል አገልግሎት የመልእክት ጠቅል አገልግሎት የሚባሉ የተለያዩ ፓኬጆች አሉ። እና እነዚህ ጠቅሎችን ለመጠቀም ገንዘብ ብዙ ያስፈልጋል እና አሁን ከዛ አንፃር ሁለቱንም አገልግሎት በአንድ ለመጠቀም ጥረት አደርጋለሁ። የድምጽ ጥቅልና የ የኢንተርኔት ጥቅል አገልግሎቶችን የወይም የዳታ ጥቅል አገልግሎቶችን እጠቀማለሁ። ምክንያቱም በወር ውስጥ የማወጣው ጠቅል ሳልጠቀም ዳታ የዳታ ጠቅልን ሳልጠቀም አወጣ ወጪና የዳታ ጠቅልን በመግዛት ስም አወጣ ወጪ እኩል አይደለም። ለበተቻለ መጠን አሁን ላይ የኢንተርኔት የ የዳታ የዳታ ፍጆታ በጣም ከፍተኛ ስለሆነ ያንን ለመቆጣጠር የሞባይል ዳታ ጥቅም ጥቅል አገልግሎቶችን በመጠነኛ ዋጋ ተጠቃሚ ለመሆን እገደዳለሁ ማለት ነው። ስለዚህ የሞባል ዳታ እጠቀማለሁ